አዎ። መአት ሰላሰላለሁ ማሰብ እንደማለት ነው ማሰላሰሰል ስንል ና አሰላስላለሁ አስባለሁ ሰዎች ከኑሮ አንፃር መሆን ብዙ ነገር ያሳስባልና ሀሳብ ማሰላሰል ግድ ያለ ነው በሰው ላይ። ስለ ልጆችም ትምህርት ቤት ታስባለህ? ብዙ ሀሳቦች አይጠፉም መቼም የሰው ልጅ በህይወት ሲኖር ብዙም ሚያሰባቸው ነገሮች አሉና ማሰላሰሉ ግድ ነው። እና ምንድነው ስናሰላስል ደግሞ ምናስባቸው ነገሮች ተግባራዊ ለማድረግ እንደዚህ ምን ብንሰራ የተሻለ ይሆናል? ምን ምን ነገሮች እናከናውናለን ብለን እናስባለንና። ሀሳብ ማሰላሰል ላይ ያለ ነው። እና ብዙ ጊዜ እንደውም እኔ የልጆች እናት ስለሆንኩ ብዙ ሀሳቦችን በአእምሮዬም ስም የሚመዘላለሱ አስባለሁ አስላስላለሁ። ስለ ትምህርት ቤት ጉዳይ እንደለልኩ እንደ ስለ ምግብም ሊሆን ይችላል። ስለ አጠቃላይ ኑሮ ያለውን ነገር ሁሉም ነገር አስባለሁ አሰላስላለሁ ማለት ነው። እና አስባለሁ ለማለት ነው።

ምግብን ለሰው አካፍሎ መብላት እኔ በጣም ያስደስተኛል አካፍዬ ብበላም ደስ ይለኛል ሲኖረኝ ማለት ነው። ምንድነው? አሁን በዚህ ሰዓት ያው ነገሮች ሁሉ ነገር ቢወደዱም። ከድሮ ጀምሮ እኛ በማካፈል ሰዎችን በመስጠት እንደዚህ ባደግንበትም እንደዚህ ነው ሰው ይሰጣጣል ይሰጣል ለሰውም ላጣም ይሰጣል ላለውም ተካፍሎ ነው የሚበላና እንደዛ ነው ያደኩበት። እና ምንድነው ምግብ ለሌሎች ሰዎች ማካፈል ደግሞ ደስ የሚለኝ ነገር ምንድነው? በቃ የራበውን አንዳንድ ጊዜ የራብን ታውቃታለህ ራስህን ሆነህ ስታየውና። የራበውን ሰው ደግሞ እንደዚህ አይተህ ስትሰጥ ስታከፍለው ያለው ደስታ ውስጥህን ደስ ይለሃል። በጣም እና እኔ አካፍዬ መብላትም በጣም ነው የምወደው። ብዙ ጊዜ ምንድነው? ካለኝ እንደውም እኔ ከዚህ በላይ ቢኖረኝና ባለኝ አቅም እንኳን ከዚህ በላይ ኖሮኝ ሰዎችን ምግብን አካፍዬ ብሰጣቸው ባበላቸው በጣም ከሚያስደስቱኝ ሰዎች አንዷ ነኝ ብዬ ነው የማስበውና

አዎ እኔ በድምጽ መልእክት እልካለሁ ከባለጌቴ ጋር ሊሆን ይችላል። ከዘመዶቼ ጋርም ሊሆን ይችላል። ከጓደኞቼ ጋርም ሊሆን ይችላልና ድምጽ መልእክት ከጎረቤቶቼም እንደዚህ። ድምጽ መልእክት ምንድነው አንዳንድ ጊዜ መልእክትን ለማስተላለፍ ስትፈልግ በድምጽ መልእክት ቢሆን ደግሞ አንዳንድ ጊዜ ተመራጭ ይሆናል ብዬ አስባለሁ። ምንድነው? ጊዜንም እንትንም ታደርጋለህ በድምጽ እንደዚህ እንትን አድርገህ ሪከርድም አርገም ሆነ በቴክስት አድርገህ እንትን ትልካለህ ማለት ነው። እና በድምጽ መልእክት ማሰተላለፍ እንደውም አንዱ ትልቁ ነገር ምንድነው? የምትፈልገውን ሀሳብ በራስ ድምጽ በራስ እንትን ስታስተላልፍ ጥሩ ነው ብዬ ነው የማስበው። ከምትጽፈው ይልቅ እንደውም ሰዎችም ሀሳቡ እንዲረዱት ግልጽ አድርገህ ለማውራት እንደዚህ የድምጽ መልእክት ቢሆን ይመረጣል ማለት ነው። እና ብዙ ጊዜ የልምጽ መልእክትን ተላልኬም አውቃለሁ እልካለሁ እኔም ከሰዎች ጋርም ይላክልኛል ማለት ነው።

እኔ በቤት ውስጥ ብሆን ነው የምመርጠው ብዙ ጊዜም ያው የልጆች እናት ስለሆንኩ በቤት ውስጥ ባሳልፍነው እኔ ደስተኛ የምሆነው። ልጆቼን በመንከባከብ በማብሰል አንዳንድ እዚህ ነገሮችን በማድረግ። ያው ብዙ ጊዜ ትምህርት ቤት የምትል ሆኖ ትርፍ ሰዓትም ስለሌለኝ በቤት ውስጥ ባሳልፈው ደስ ይለኛል። እንደዚህ ግን አንዳንድ ጊዜ ደግሞ ወጥተህ መንቀሳቀስ ለጤናም ጠቃሚ ነገሮችን ስላለው ወጥቼ በእንቅስቃሴ ደስ ይለኛል። ነገር ግን አብዛኛው ጊዜ የማሳልፈው እኔ በቤት ውስጥ ነው እንጂ ውጭ ላይ ብዙ ጊዜ የማሳልፍበት ሰዓትም የለኝም። በቤት ውስጥም ልጆችን ኬር ስለማደርግ ስለምንከባከብ ማለት ነው፤። እና ምንድነው በተጨማሪ ውጭ መውጣት ጥሩ ነው በጣም ግን እኔ ከምመርጠው ቤት ውስጥ ልጆቼን ብንከባከብ ከሚያስደስተኝ ነገር አንዱ ስለሆነ። ቤት ውስጥ የሚለውን እኔ የምመርጠው ይመስለኛል። ምንድነው? ቤት ውስጥ ከልጆቼ ጋር ስትጫወት እንደዚህ የምታሳልፋቸው ነገሮች ያስደስቱኛል

የስራ ጊዜ ገደብ። እኔ የስራ ጊዜ ገደብ እንኳን ቤት ውስጥ ነው በርግጥ የመንግስት ሰራተኛ ምናምን አይደለሁም። የግልም ሰራተኛም አይደለሁም ነገር ግን ምንድነው? በቤቴ ውስጥ ከምሰራቸው ስራዎች። በገደብ አስቀምጣለሁ ስራ በገደብ ካላረከው ደግሞ በገደብ ካላስተካከልከው ደግሞ ከባድ ነውና አንዳንድጊዜ። ይሄ ይሄን ዛሬ እሰራለሁ ብለህ ይሄን ይሄን ደግሞ ነገ እሰራዋለሁ ብለህ ካልሆነ። ሁሉም ስራ ከሰራኸው ድካምም መሰላቸትም ስለሚያመጣ። ብዙ ጊዜ ስራ ሲሰራ በገደብ ቢሆንም እመርጣለሁ እኔም። እና ገደቤን አስተካክዬ በተስተካከለ እንትን ምሰራ ስራ ስሰራ ይሄ ዛሬ እሰራዋለሁ ነገ ደግሞ ይሄን እሰራለሁ ከነገው ወድያ ደግሞ ይሄን አደርጋለሁ እያልኩ ነው በገደብ የማስቀምጠው ማለት ነው። እና ምንድነው? ብዙ ጊዜ ለድካም እንዳትጋለጥ ያደርጋል። እኔ ደግሞ በቤት ልጆች ጋር ስለማሳልፍ። ለልጆች የምሰጠው ጊዜ አለ። በስራ ለም ስራ የምሰጠው ጊዜ አለና። እኔ ስራ ጊዜ ገደቤን የተስተካከለ ነው ማለት እችላለካከለ ነው ማለት እችላለሁ

ፀሀይ ስትጠልቅ እንደውም ልጆቹ ከልጅነቴ ጀምሮ ከምወዳቸው ነገሮች የጨረቃ የፀሀይ ብዙ ክዋክብቱን እንደዚ ስንቆጠር ውጪ ወጥተን ማታ በማምሻው ስናይ ምናምን እንደዚህ ስመለከት ስላደኩ እጅግ በጣም ከተፈጥሮአዊ ነገሮች ከሚያስደንቁኝ ነገሮችን የፀሀይ ከዋክብቱን የፀሀይ ብርሃኑን ሁሉም ነገር መመልከት ከሚያስደስተኝ ሰው አንድ ነኝና በጣም ነው መመልከት የሚያስደስተኝ ፀሀይ ስትጠልቅ እንደውም ያለው ደግሞ ይሄ ምንድነው የሚባለው ዋግዋው የቀኝ ነገር የሚመስል ብርሃን ነገር የያዘ ሆኖ እሳት የሚመስለው ነገር ምናምን ያለው ሁሉም ነገር ድባቡ ምኑም ነገር በጣም ነው የሚያስደስተኝ እና ልጆቹን እዩት እዩትማ ፀሀይዋ ስትጠልቅ እንዴት እንደሚያምር እያልን ነበር ምንምመለከተው ማለት ነው እና እኔ በጣም ከምወደው ነገር ቢኖር ፀሀይ ስትጠልቅ ያለው ነገር እና ይሄ ከዋክብትም አጠቃላይ ያለው የፀሀይ ብርሃን ላይ ያለው ጨረቃም ሁሉም ነገር ያለው ያስደንቁኛልና ይሄ ነው ማለት ነው።

ማታ እኛ ብዙ ጊዜ ከልጆች ጋርም እንደዚህ ስለምንመገብ ስለማያመቹ ብዙ ጊዜ ከምንመገበው ነገር አብዛኛው አዘውትረን የምንመገበው። እስከ አስራ ሁለት ሰዓት ተኩል ባለው አካባቢ እስከ አንድ ሰዓት መክሲማም አንድ ሰዓት ግን አብዛኛው ጊዜ እንደውም ጨጎራችንን ምግብ እንዲፈጭልን ብለን ብዙ ጊዜ የምንጠቀመው አስራ ሁለት ሰዓት አካባቢ ነው። እኛ እራት የምንበላው ባለቤቴ ከስራ በሚመለስበት ሰዓት ትንሽ ቆይተን ነው እቃ እንደ መክሰስ ሳይሆን በቃ ወደ እራት ነው የምንቀየረው። እንደዛ በልተን ነን እኛ ብዙ ጊዜ እንትን የምንለው ግን አንዳንድ ጊዜ አልፎ አልፎ ደግሞ ከመሸ ያው አንዳንድ ሰዎች እንደሚመገቡት አምሽተን ልንመገብ እንችላለን። ግን አዘውትረን ከምንመገበው ነገር አስራ ሁለት ሰዓት ተኩል አካባቢ ሁሌ እንደዚህ እንመገባለን በመክሰስ ሰዓት እኛ እራት እንበላለን ማለት ነው። እና ብዙ ጊዜ ማታ ላይ ሰዓት አመጋገባችን የኛ ትንሽ ከሌላው አንዳንዱ ያው አምሽቶ ነው የሚመገብ። ግን እኛ በጊዜ ነው የምንመገባው አስራ ሁለት ሰዓት አስራ ሁለት ሰዓት ተኩል አካባቢ ማለት ነው

አዎ ሌሎች ሰዎችን ማበረታታት ያሳደስተኛል ማበረታታት ሰዎችን ምንድነው? ባለው ነገር እኔ ኑሮኝ ምናምን ሳይሆን ባለን ነገር በዚህ መንገድ ሂዱ ብዬ በሀሳብ ላበራታታቸው እችላለሁ። በገንዘብ አይኖረኝም በሀሳብ ሰዎችን መርዳት ምበረታት እችላለሁ። ብዙ ጊዜ እንደዚህ ሰዎች ጋር ሀሳብ በሀሳብ ስትለዋወጥ ነገሮችን ችግራቸውም ሊያወሩ ይችላሉ የራስህን ችግርም እንደዚህ ልታወራቸው ትችላለህ። እና እኔ ብዙ ጊዜ ሰዎች ጋር እንደዚህ ሲገጥመኝ በዚህ መንገድ ነው ከራስ አንደበትም ከራስ እንትንም ከራስ ተሞክሮም ትወስዳለህ። እና ሌሎች ሰዎች ደግሞ ታበርታታለህ እንደዚህ ቀን እንደዚህ እንደሚወጣ ሊቸገር ይችላሉ በዚህ መንገድ እንደሚወጣ በዚህ ነው እኛም እንደዚህ አልፈነዋል ብለን ምክር ልንሰጥ እንችላለን ብዬ ነው የማስበው። እኔ እንደውም ብዙ ጊዜ እንደዚህ አይነት ነገሮች ያው የልጆችን እናት ነኝ። ሀሳብ ሼር ማድረግ ልጆችን እንዴት ማድረግ እንዳለባቸው አንዳንድ ሰዎች ቢጠይቁ እንኳን ብዙ ሰዎች ላይ ምክር ሰጣለህ በዚህ መንገድ ብትይዟቸው እንደዚህ ምግብ ብትሰጧቸው እላለሁ

ቤቴ ልዩ የሆነ መቀመጫ የለኝም ልዩ የሆነ የምለው መቀመጫ የለም። ሶፋ ኖርማሊ በየሰው ቤት ያለው ሶፋ ነው ያለኝ እኔ። ኩርሲ መቀመጫ ቡና ማፈላበትም እንደዚህ አለ እንጂ። የተለየ ብዬ የማስበው የምቀመጥበት መቀመጫ የለም። ብዙ ጊዜ የምንጠቀመው በብዛኛው ጊዜ በየቤቱ ቤት ያለው ሰው ይሄ ሶፋ የሚባለው ይሄ ከሌዘር ና ከጨርቅ የተሰራ ነው። እና በሱ ላይ ነው እኛ ብዙ ጊዜ የምንቀመጠውም እንትን ምንለውም አልፎ አልፎ ደግሞ ቡና እማፈላ ከሆነ። ኩርሲ አለች ትንሽዬ ወንበር ነገርም አለች እሱን ልጠቀም እችላለሁ እንጂ። ልዩ ሆነ መቀመጫ እንኳን የለኝም። ማንኛውም ሰው እንደሚቀመጥበት በየቤቱ እንዳለው ነው የምጠቀመው እኔም የተለየ የለኝም ለማለት ነው። እና ምንድነው አንዳንድ ጊዜ አልፎ አልፎ ደግሞ ቡና ብቻ ሳይሆን ምግብ ለማምሰል እንዳንድ ጊዜ ኪችን ላይ ገብቼ ያው ከፍ ያለ ኩርሲ ላይ እንደዚህ ልቀመጥ እችላለሁ ማለት ነው

ስልክ ካሜራ አዎ እጠቀማለሁ ብዙ ጊዜ የልጆች እናት ስለሆንኩ በርዝደጅ ልደታቸውን ለማክበር ስፈልግም አንዳንዴ ጊዜ ማንሳት ስፈልግ ወይ ወጣ ብለን መዝናኛ ቦታ ስንሄድም ሆነ እንዲሁ ስፈልግ በካሜራ ስልኬን ስለ ልጆቼን አነሳለሁ ማለት ነው። እና ምንድነው እንዳንድ ጊዜ ደስ ይላል ፎቶ ምንድነው እና ፎቶ ስለሚያስደስተኝ ማንሳትም ያስደስተኛል። እና ብዙ ጊዜ ባልወጣም እቤ አንድ አልፎ አልፎ አልፎ በምወጣበት ጊዜ። ፎቶ ቪዲዮ አንዳንድ ጊዜ ደግሞ። እንደዚህ ቪዲዮ ቀርጬ የልደታቸው የ በዓላትም ሊሆን ይችላሉ እንደዚህ ቀርጻለሁ እና ያስደስተኛል ማለት ነው። ፕላስ ደግሞ የስልኬ ካሜራ የምጠቀመው ለሶሻል ሚድያንም። አንዳንድ እንደነ ቲክቶክ ምናምንም እንደዚ ራሴንም እሰራበታለሁና። የ ስልክ ካሜራ በደንብ ነው የምጠቀመው ማለት ነው። እና በደንብ እጠቀማለሁ ነው የምለው

አዎ ሳህኖችም ማጠብ በጣም ያስደስተኛል። ሳህኖች የምንመገብባቸው ነገሮች ከሆንን በንጽህና ምያዘል አለባቸው ብዬ ከሚያስቡ ሰዎች ነኝ። ምንድነው ሳህኖችን ማጠብ አለብን እሚለው? ልጆቻችንን የሚመገቡባቸው ነገሮች ህፃናት ሊሆን ይችላሉ እንደዚህ ለባክቴራ እንዳይጋለጡ። እኛ ትላልቆችንም እንደዚሁ በንጽህና የተያያዙ ሳህኖች ላይ ብንመገብ የተሻለ ስለሆነ። ሳህኖች ማጠብ ግድ ይላል። እኔም እወዳለሁ ማጠብ እንደውም እንዳንድ ጊዜ ቢዚ እሆናልው እንደዚህ ከልጆች ጋር ጊዜ አሳልፋለሁ ብያለው። እና ግን ቢሆንም በዛችም ሆነ በዚህ ሳህኖችን በደንብ አድርጌ ነው አጥቤ የምጠቀምባቸው ተጠቅሜ ባስቀምጣቸውም እንደገና ተመልሼ ታጥቤ ስለምጠቀምባቸው ማለት ነው። እና ሳህኖች በማጠብ ደግሞ አንድ ከሚያስደስት ነገር በደንብ አድርጎ ሁሉም ንጹህ ሲሆን ያስደስተሃል አይለል። ስለዚህ እኔም ደግሞ ከሚያስደስተኝ ነገር ቢኖር ሳህኖችን በደንብ አጥቤ በስነ ስርዓት አድርቄ ወደ ቦታቸው ስመልስ ያስደስተኛል ማለት ነው

በምንጣፍ ላይ ብዙ ጊዜ አልቀመጥም ሶፋ ላይ ነው የምቀመጠው። ነገር ግን አንዳንድ ጊዜ ልጆች ለማጫወት ስፈልግ ፍራሽ ላይ ቁጭ ብዬ ላጫውታቸው እችላለሁ። ምንድነው እነሱ ህፃናት ስለሆኑ ገና በሁለት አመት እንደዚሁ ስለሆኑ መጫወት ሲፈልጉ ፍራሹ ላይ እንደዚሁ እንዳይወድቁም እያልኩ ታች ፍራሽ ላይ ላወርዳቸው ላጫውታቸው እችላለሁ። እኔም አብሬ ተቀምጬ ማለት ነው ግን አብዛኛው ጊዜ ላይ የምቀመጠው እንደማንኛውም ሰው ቤት ያለው ሶፋ የሚባለው መቀመጫ እዛ ላይ ነው የምቀመጠው ማለት ነው። እና ምንድ ነው ምንጣፍ ላይ ግን አልፎ አልፎ እንደዚህ ልጆቼን ሳጫውት ምግብ ሳመግባቸው ምናምን እንደዚህ አንዳንድ ጊዜዎች ማለት ነው አንዳንድ ጊዜ። ነው እሱም አልፎ አልፎ ምግብ ሲመገቡ አንዳንድ ጊዜ እንደዚህ ሶፋ ላይም ሊቀመጡ ይችላል። ነገር ግን ብዙ ጊዜ ከማዘወትሩት ነገር መሬት ላይ ስለሆነ የሚቀመጥ መቀመጥ የሚፈልጉ እነሱ እዛ ሆኜ መግባቸዋለሁ ማለት ነው። አንዳንድ ጊዜ ተቀምጬ ማለት ነው

እኔ ከጎረቤቶቼ ጋር ጥሩ ግንኙነት ነው ያለኝ እኔ ከሰው ጋርም ያለኝ ነገር ብዙ እንደዚህ ሰው ጋር ብዙ ባልቀርብም ጊዜም ባይኖረኝም ጎርቤት ጋር ጠገቤ ላለው ሰው ጋር ግን ምንም ሰላም ነው የምናውረው። በንግግርም በሀሳብም እንደዚህ ሸርምን እንደራረግ ሰዎች ስለሆን። እኔን ያክል እኔ ከሰው ጋርም እንደዚህ አይነት ነገር እንትን የለኝም ኮከብ በተጨማሪ ጋር በጥሩ ነው ግንኙነት የምን ያለ ነው ማለት ነው። የራስህ ነው አንዳንዴ ጥሩ ስትሆን ጥሩ የሆነ ሰው አሁን እፍ ስትሆን ደግሞ እፍ ይሆንብሃል ይባላል። እና እኔ ምንድነው በቃ ሰው ገፍቶ ካልመጣ እኔ ጥሩ እንትን ነው ያለኝ ብዬ ነው የማስበው። ጥሩ ጎረቤት ጋር ደግሞ ጥሩ ግንኙነት ሲኖርህ። እነሱን ተከባብረህ ጎረቤት ስትሆን ደግሞ ተከባብረህ የሚደርስ ስትል ከቅርብ ሰው ርቁር እንደሚባል አባባል አለ። ምንድነው የሚደርስልህ ጎረቤት ነው? እና ከጎርቤት ጋር ያለኝ ነገር እኔ በጣም ጥሩና ጥሩ ግንኙነት እንደሆነ ለመንገር ወደፍ

በድንቋንቋ ታምናለህ የሚለው? በድንቋንቋ ስንት መሰለኝ ስረዳ በድንቋንቋ እኔ በዛ ቋንቋ አላምንም ብዙ ብሎ የሚወራ ቋንቋ ስው አይደለም ግን በሚወገባይ ቋንቋ ሲሆን ነው የምንግባባው መናገር መቻል የሚችለው ማለት ነው። በድን ቋንቋ መናገር ትችላለህ የሚለው እኔ ግን በድንቋንቋ አላውቅም ማውርቼም አላውቅም ይሄ ዝም ብሎ በድንቋቋ ሲባል። እንትን መሰለኝ ሳስበውና እኔ መስማትም የሚችለው ቋንቋ ማውራትም የሚችለው ቋንቋ ነው። መስማትም የሚችለውና ይሄ ዝም ብሎ ቃላት በድን ቋንቋ ከምንላቸው ነገሮች። በዛ አላምንም ብዬ ነው የማስበው። እና ቋንቋ ታዳምጣለህ? ማንኛውም ቋንቋ እንትን ለማድረግ ትሞክራለህ ነገር ግን ደግሞ የሆነ የማታውቃቸው አዳዲስ ቋንቋዎች ምናምን ከሆኑ ስለማትሰማው ለቋንቋው ላናምን እችላለሁ። ምን እንደምን አሚያወራው ያለው ብዬ ማለት ነው።

ሙዚየም መሄድ በጣም ያስተኛል ምንድነው? ግን አሁን ጊዜም የለኝም ያው እንደዚህ ጊዜ ስለሌለ ሙዚየም ነው ለመሄድ አሁን አስቤ አላውቅም። ግን ተማሪ በነበርኩባቸው ጊዜያት ሙዚየም ብዙ ጊዜም ገብቻለሁ ማለት እችላለሁ። ታሪካዊ ቦታዎች ባለበት ሙዚየም አሉ። እንደዚህ እዛ በተማሪ በነበርኩባቸው ጊዜያት ጎምኝቼ አለሁአበደንብ ነው የጎበመኘሁት ማለት ነው። እና መዙየም መሄድ ደግሞ እማያስደስተው ሰው ያለ አይመስለኝም። እኔ በእጅግ በጣም የሚያስደስተኝ እንደውም ለዚህ ታሪክን ማወቅ እንደዚህ ቅርስም ምንም ነገሮች ሁሉም ነገር ማወቅ ያስደስተኛል። እና እነዚህ ደግሞ ነገሮች የምናገኛቸው በሙዚየም ውስጥ ስለሆኑ ለመስማትም ሆነ ለማየት እጅግ በጣም ያስደስተኛል። እና ብዙ ጊዜ ምንድነው መሄድ እፈልጋለሁ ነገር ግን ያው ለጆች አሳዳጊ ስለሆንኩኝ ከጊዜ በኋላ ደግሞ ሄጄ እንደምጎበኘው ማለት ነው። እና ያስደስተኛል በጣም መሄድም እፈልጋለሁ እወደዋለሁ ማለት ነው

በስራ ሰዓት በስራ ጊዜ እረፍት አደርጋለሁ። ምንድነው? እነዚህ ካላረፍክም ጉዳት ስላለው እረፍት አደርጋለሁ። ብዙ ጊዜ እንደውም ምንድነው የልጆች ስለሆንኩ አንዳንድ ጊዜ ሲተኙልኝ የስራ ሰዓት ጭራርሰ ስራዬን እንደዚህ እረፍት እወስዳለሁ ማለት ነው። እረፍት በማርግባት ጊዜ ልጆቼንም በሰላም ተኝተው እስኪ እነሱ ያለችዋ ሰዓት ማለት ነው። ከዛ በኋላ ደግሞ ሲመጡ ያው ወደ ማብሰሉም ወደ ማጉረሱም ወደ ብዙ ነገር ስራ ስላለ መስሪያ ጊዜ እረፍት ማድረግ አደርጋለሁ። ደግሞ ወሳኝ ነገር ነው ለጤናችንም ሆነ ለምንም ነገር። ስራ ብቻ ውጥረት አድርገን ከምንሰራ አንዳንድ ጊዜ እረፍት እያደረግን ጋፕ እያደረግን ብንሰራ የተሻለ ነገር ስለሆነ በስራ ጊዜ እረፍት ማድረግ። እኔ በጣም ያስደስተኛልም አደርጋለሁ። ምንድነው? እንደውም እስከማስተኛ አስተኛቸውና ልጆቼን ከዛ በኋላ ያለው ሰዓት ለማረፍ የምፈልግባት ሰዓት ናት ማለት ነው። እና በስራ ጊዜ እረፍት አደርጋለሁ ማለት እችላለሁ

መስኮት እንኳን እስከማታ ድረስ ክፍት አላደርግም። ግን አንዳንድ ጊዜ ትጋፍተዋለህ። ቤት ውስጥም ጭስም ምንም እንዳይኖር እንደዚህ ለልጆችም ስጋት ተብሎ ለመስኮት ክፍት አደርጋለሁ። ግን አንዳንዴ ጊዜ ሲመሽ እንደዚህ ብርድም ስለሚገባ በመስኮት በኩል ህፃናት ስላሉ በቤት ውስጥ እዘጋዋለሁ። ማለት ነው። ብዙ ጊዜ እንተወዋለን ግን ክፍት አድርገነው አድረን አናውቅም። እንደዚህ ነገር ግን ቀን ላይ እንደዚህ ክፍት ሊሆን ይችላል። እስከ አመሻሽ ድረስ ባለው ማለት ነው። ከዛ ውጪ ያለው ግን እንደዚህ ክፍት አድርገነው እንትን አናድርም ማለት ነው። እና ክፍት አድርጌ ትቼ አላውቅም። እ ምክንያቱም በመስኮት የሚገባ ነገርም እንደዚህ እኔ አንዳንድ ትንሽ ነፍሳቶች ወይም እንደዚህም ሊገቡ ስለሚችሉ ቢዘጋም እመክራለሁ። እኔም ባለው ነገር ግን መስኮትን ክፍት አድርጌ ትቼው አላውቅም። ማለት እችላለሁ። ማለት ነው። እና ምንድነው አንዳንድ ሰዎች ግን እንደዚህ ክፍት አድርጎ የሚያሳድሩ አሉ። ግን እኔ ያው ከምጠቀመው ነገር ቢኖር ሲመሽ እንደምዘጋው ማለት ነው።